እንደገና ጥቅም ላይ ማዋል ታደርጋለህ ይላል አዎ ብዙ ነገሮችን እንደገና ለመጠቀም ደርጋቸው ነገሮች አሉ እነርሱም ደግሞ እንደ እቃዎች እቃዎች ማለት ያው እንደ እቃዎች በጣም ማለት ለ እንደገና ተመልሶ የሚሰሩ የተበላሹ ነገሮች ለምሳሌ እቃዎችን በመጨፍለቅ ወይም ደግሞ የተጠቀምንባቸው እቃዎችን እንደገና ተመልሰው እቃ መሆን ይችላሉ። ምክንያቱም እንደ ሃይላንድ ምናምን ሃይላንድ ሲቀጥል ደግሞ እንደ ብዙ እቃዎች እንደ ብረድስት ብረታ ብረቶች በመጨፍለቅ ብዙ አዲስ ይሆናል ወይም ደግሞ እንደገና ልንሰራቸው የምንችለዋቸው እቃዎች ናቸው ማለት ነው።